ልብስ የማጥበው በሳምንት አንድ ቀን ነው። ይሄ ቅዳሜ ነው የሚሆነው ማለት ነው በብዛት ቅዳሜ ነው ልብስ የማጥበው። መቼም ከዛ በፊትም አንዳንዴ ላጥብ እችላለሁኝ ግን አብዛኛው በሳምንት አንድ ጊዜ የሚታጠብ በ ቅዳሜ ቀን ነው ማለት ነው። ሌላው ቀን ስራ ላይ ስለምውል ቅዳሜ ቀን እረፍት ስለሚኖረኝ ነው ይሄንን የማደርገው። ቅዳሜ ገ የታጠበው ለሳምንቱ እየቀያየርኩኝ መልበስ እችላለሁኝ ማለት ነው።

አዎ ዳቦ ማብሰል እችላለሁኝ ዳቦ ማብሰል ይሄን ያህል ከባድ ነገር አይደለም። ቤት ውስጥ የሚሰራ ዳቦ ማለት ነው። ስለዚህ እኔም ዳቦ ማብሰል እችላለሁኝ። የዳቦ ማብሰያ ወይ መጋገሪያ አለ። መጀመሪያ ሊጡ ተዘጋጅቶ ያለ እንደሆነ። ወደ መጋገሪያው ይደረጋል በመጋገሪያው ላይ እንዲበስል ይደረግና። ከገላበጥከው በኋላ አገላብጠህ እንዲበስል ካደረከው በኋላ። አውጥተህ ለምግብነት እንጠቀመዋለን ማለት ነው። ስለዚህ ዳቦ ማብሰል እችላለሁኝ።

አዎ ፎቶ ማንሳት እወዳለሁ። ፎቶ የምነሳበት ምክንያት ለመስታወሻ እንዲሆነኝ ብዬ ነው ማለት ነው። ፎቶ ከብዙ ሰዎች ጋር መነሳት። የተነሳባቸው ፎቶዎች አሉኝ ከጓደኛቼ ጋር ከስራ ባልደረቦቼ እንዲሁም ከቤተሰቦቼ የተነሳኋቸው ፎቶዎች አሉኝ። እነዚህ በጣም ነው ደስ የሚለኝ ሳየው ማለት ነው። ተመልሼ ወደ ኋላ የነበረው። የስራ እንቅስቃሴ እድሜው ራሱ እንደ መስታወሻነት ያገለግለኛል ማለት ነው። ስለዚህ ፎቶ ማንሳት እወዳለሁ

አዎ ገንዘብም መቆጠብ እወዳለሁ ገንዘብ እቆጥባለሁ ምክንያቱ ገንዘብ ካልተቆጠበ ቀጣይ ያለ ህይወት አስቸጋሪ ነው እሚሆነው ማለት ነው። ስለዚህ የሚያገኘው ገንዘብ በተለያየ ደሞዜ ወይ ደግሞ ከሌላ ገቢ የማገኘው ገንዘብ በአግባቡ ነው የምቆጥበው ወይም የማስቀምጠው ማለት ነው። ስለዚህ በስተእርጅናም ሊሆን ይችላል ወይ ደግሞ ባስፈለገኝ ጊዜ ከቆጠብኩት አውጥቼ እጠቀማለሁኝ ማለት ነው። ስለዚህ ገንዘብ መቆጠብ አስፈላጊ ነው ብዬም አምናለሁ።

አዎ ለሌሎች ማስተማር እችላለሁኝ ለሌሎች የማስተምረው በተለይ በህይወት ተሞክሮየ በስራዬ የስራ ተሞክሮየ እንዲሁም በሙያ ዘርፍ ላይ ያለኝ እውቀት ለሌሎችን ማስተማር እና ማሳወቅን እችላለሁኝ። እንዲሁም እወዳለሁ ምክንያቱም ያለኝ እውቀት ለሰው ለማያውቅ ማካፈል ጥሩ ስሜትን ይሰጣል። እንዲሁም ጥር ግንኙነትን ይፈጥራል። ማን ከሰውየው ጋር ስለዚህ እኔ ያለኝን እውቀት ለማያውቀው ሰው ማስተላለፍና ማሳወቅ ደስ ይለኛል

በመታጠቢያ ቤት አልዘምርም እንዲሁም ዘፈን አልዘፍንም። እኔ በመታጠቢያ ቤት ጸጥ ብዬ መታጠብ ነው የምፈልገው የምወደውም እንደዛ ነው። ካልሆነ ግን መዝሙር በመታጠቢያ አላሰማም። ይሄ እንደ በባህልም የተለመደ ነገር አይደለም በባህላችንም ማለት ነው። ስለዚህ መታጠቢያ ጋር ሆነ ምንም የምትዘፍነው ወይ የምትዘምረው ነገር የለም አልተለመደም። ለዚህ እኔም በመታጠቢያ የምዘምር ሰው አይደለሁም

አዲስ ዘመን የማክብረው ወይ? አዲስ አመትን የማክብረው ከቤተሰቦቼ ጋር ሆኜ ነው ብዙ ጊዜ ማለት ነው። አዲስ አመት ሲመጣ ብዙ ተስፋ ታደርጋለህ ተስፋ አዲስ አመት። የጥሩ የስራ እድል ጥሩ የትምህርት እድል እንዲሁም ጥሩ የሰላምና የፍቅር እንዲሆን እንዴት ትመኛለህ? ስለዚህም ከቤተሰቦቼ ጋር ያንን በጎ ምኞታችን ይዘን ነው የምናክብረው ማለት ነው። ደስ የሚል ሁኔታም ይፈጠራል እንደሰታለን አብረን ስናሳልፈው። አዲስ አመት ማለት ነው

አዎ ስራዬ እወደዋለሁኝ። ስራዬ የሚወድበት ምክንያት ስራዬ ካልሰራሁ ሊከፈለኝ አይችልም። ስለሚ ስለምወደው ደግሞ ጥሩ ስራ ነው የምሰራው። በስራዬም የተመሰገንኩ ሰው ነኝ። ስለዚህ እኔ ስራዬ ስወድ በስራዬ የማገኘው ጥቅም ስላለ ነው። ምክንያቱም ስራ ካልሰራህ ክፍያ የሚባል አታገኝም። ስራህን ወደህ የምትሰራው ከሆነ ግን። ክፍያዎችም ይኖራሉ ህይወትክንም የተስተካከለ ይሆናል ማለት ነው። ስለዚህ ስራ መውደድ ግድ ነው የሚሆነው

አዎ የይለፈ ቃል እጠብቃለሁ የይለፍ ቃል የምጠብቀው ምክንያቱም በይለፍ ቃል የሚቀመጥ ብዙ መረጃዎች ይነራሉ። ስለዚህ የይለፍ ቃል በቀላሉ ወይ ደግሞ በችልኝነት ማስቀመጥ እነዚህ መረጃዎች እንዲጠፉ ማድረግ ነው የሚሆነው ይሄ ደግሞ ሀላፊነት የጎድለው ስራ ነው የሚሆነው። እኔ የይለፍ ቃሌ በጥንቃቄና በአግባቡ ነው የምጠብቀው። ምክንያቱም በዛ የተቀመጡ መረጃዎች ሌላ በማይመለከተው ሰው ላይ የገቡ እንደሆነ ብዙ ጥፋቶችን ይመጣሉ ማለት ነው። ስለዚህ ይሄ እንዳይሆን አትስቀድሜ። የይለፍ ቃሌ በአግባቡ ነው የሚይዘው

እኔ የምነሳው ጠዋት አስራ አንድ ሰዓት ተኩል ነው ብዙ ጊዜ የምነሳው ማለት ነው አንዳንድ ጊዜ ወይም እረፍት ሲሆን። እስከ አስራ ሁለት ሰዓት ላረፍድ እችላለሁኝ ይሄም ማለት እሁድና ቅዳሜ ማለት ነው። ከዛ ውጪ የስራ ሰዓት ሲሆን ግን አስራ አንድ ሰዓት ተኩል ምነሳበት ሰዓት ነው እንዴ? በዚህ ልምጄ ከዛ በኋላ እንቅልፍ አልተኛም ማለት ነው። ተነስቼ ለተወሰነ ጊዜ ወይም ለተወሰነ ደቂቃ ሰውነቴ መፍታታት እና እንቅስቃሴ አደርጋለሁኝ። ከዛ ሻወር ወስጄ ወደ ስራዬ ነው የምሄደው። ማለት ነው

አዎ የአትክልት ስራ እሰራለሁ የአትክልት ስራ የምሰራው ቤቴ ትንሽ ያዘጋጀኋት ለአትኩልት የሚሆን ቦታ አለችኝ እሷ ጋርም አንዳንድ አትኩልቶችን ተክላለሁኝ ማለት ነው። እንከባከባቸዋለሁ ውሃ እጠጣለሁ እንዲሁም። በመኮትኮትና አንዳንድ ነገሮችን በመጨመር እከታተላቸዋለሁ ማለት ነው። አትኩልቶቹ እና ጥሩ ውጤቶችም አያለሁኝ በየጊዜው ያድጋል እንዲሁም ፍሬነገርም ያፈራል። ይህ በጣም ደስታ የሚሰጥ ነው። አትክልት መንከባከብና መትከል ማለት ነው

ብዙ ጊዜ አዲስ ነገር መማር ደስ ይለኛል እኔ አዲስ ነገር መማር የምፈልገው በኮምፒውተር ኢንጂነሪንግ አዳዲስ ነገሮችን ወዲያው ብማር ደስ ይለኛል ማለት ነው። ምክንያቱም በኮምፒውተር ኢንጂነሪንግ አዳዲስ ነገር ሁል ጊዜ ነው የሚፈጠረው እነዚህ አዳዲስ ነገሮች ደግሞ ስራ ላይ ልታገኛቸው ትችላለህ። ስለዚህ ካልተማርካቸው ሊያስቸግሩ ይችላሉ ለመስራት ማለት ነው። እና በእኔ አሳሰብም ሁል ጊዜ ከኮምፒውተር ጋር አዳዲስ ነገሮችን መማር እንዳለብኝ አስባለሁኝ። ለሌሎች ሰዎችም ይሄን አዳዲስ ነገር መማር እንዳለባቸው ምክር እሰጣለሁኝ ማለት ነው። ምክንያቱም ምንም መቆሚያ የሌለው አዳዲስ እድገቶችን የሚያሳይ ነገር ቢኖር የኮምፒውተር ኢንጂነሪግ ነው።

ባህላዊ ሙዚቃ እወዳለሁኝ ብዙ ጊዜ እኔ የባህል አድናቂ ነኝ። ባህላዊ ሙዚቃዎችን ስሰማ በጣም ደስታ ነው የሚሰማኝ ማለት ነው። ምክንያቱም ባህላዊ ሙዚቃ እውነተኛ ላይ የተመሰረተ ባህሉ ተከትሎ የሚሰራ ነገር ስለሆነ የሆነም ስሜት የሚነካ ነገር አለው ስለዚህ እኔ የባህላዊ ሙዚቃ ተከታይ ነኝ። ባህላዊ ሙዚቃም ብዙ ጊዜ አዳምጣለሁ በተለይ አረፍት ላይ ሲሆን። ቤቴ ላይ አረፍ ሲል ወይ። ጋደም ብዬ ሳዳምጥ በጣም ልዩ የሆነ ስሜት ይሰጣል ማለት ነው።

የስራ ቦታዬ ቆንጆ ነው። ለኔ ምቹ የሆነ ቦታ ነው ብዬ ነው የምወስደው ምክንያቱም ብዙም የምንቸገርበት ምክንያት የለም። አጠገባችን የቡና ወይ ደግሞ ሻይ የምንጠጣበት። የመዝናኛ ቦታዎች አሉ እዛ ሄደን ነው የምንጠቀመው እንዲሁም ለትራንስፖርትም ምቹ የሆነ ቦታ ነው። በፈለከው ሰዓት ማግኘት የምትችልበት ቦታ ነው። ሌላም የጸጥታ ወይ ደንነቱም ተጠብቀ ቦታ ነው ማለት ነው። ስለዚህ የስራ ቦታዬ ለኔ ሙቹ የሆነ ቦታ ነው ብዬ ነው ምወስደው

አዎ በስራ ላይ ችግሮችን እፈታለሁ በስራ ላይ የሚያጋጥሙ ችግሮች እኔ የምፈታው ከሆነ እኔንም የምፈታው ማለት ነው እንዲያም አብዛኛው እኔ የሚሰራ የሚፈታባቸው ሽግሮች ይበዛሉ ማለት ይቻላል። ምክንያቱም በቀጥታ ከደንበኞች ጋር የምገናኘው እኔ ነኝ። ደንበኞች አንዳንድ ችግሮች ሲገጥማቸው እኔ ነው የምፈታላቸው ማለት ነው። ስለዚህ በስራ ላይ የሚፈቱ ብዙ ችግሮች አሉኝ ማለት ነው። ራሴ የምፈታቸው

እኔ በቤት ውስጥ መሆን ነው የምመርጠው ብዙ ጊዜ ቤት ስሆን ብዙ ነገሮችን እሰራለሁኝ ምክንያቱም ቤት ውስጥ ወይ የቤት ውስጥ ስራ እሰራለሁኝ ካልሆነ ደግሞ መጽሐፍ እንዲሁም አንዳንድ ነገሮችን አነባለሁኝ ማለት ነው። ይህ ማለት ለብቻዬ ጊዜ ሰጥቼ እኔ በራሴ ላይ የማደርገው የማጠፋው ጊዜ ነው የሚሆነው ማለት ነው። በብዛት ቤት ውስጥ መቆየት እመርጣለሁኝ ውጪ ግን ብዙ ጊዜ ከጓደኛ ጋር ወይም ከሌላ ነገር ጋር ነው የምታሳልፈው ጊዜህንም ታጠፋለህ ማለት ነው።

በቀን ከሁለት ተኩል እስከ ሶስት ተኩል ያህል በስልኬ ላይ የማጠፋው ጊዜ ሊሆን ይችላል ብዬ ነው የምወስደው። ምክንያቱም ቀን ስንል ሃያ አራት ሰዓት ማለታችን ነው ስለዚህ ከጧት ጀምረህ እስከ ማታ የእንቅልፍ ሰዓት ባለው ጊዜ። እስከ ሁለት ተኩል በመካከለኛ ግምት እስከ ሁለት ተኩል የሚሆን ስልኬ ላይ ነው የማሳልፈው ማለት ይችላል ጊዜ። ስለዚህ ይሄ አግባብ ነው ብዬ አላስብም። በጊዜ በስልኬ ላይ የማሳልፈው ጊዜ ብዙ ነው ብዬ ነው የምወስደው ይሄ መቀነስ እንዳለብኝም ይሰማኛል ማለት ነው። ሌሎችም ከእንደዚህ ነገር እንዲቆጠቡ ወይ ደግሞ እንዲቀንሱ እመክራለሁ

አዎ በጣም ባይቀዘቅዝ ነገር ግን መካከለኛ የሆነ ቀዝቃዛ ከሆነ እኔን ይስማማኛል። ነገር ግን በጣም ቀዝቃዛ ሆኖ ለጤናዬም ጉዳት የሚያመጣ ከሆነ አይመቸኝም ማለት ነው አልወደውም። መካከለኛ የሆነ ቀዝቃዛ ከሆነ ግን እኔ ከሙቀት የተሻለ በቀዝቃዛ የአየር ሁኔታ ሞነር እወዳለሁኝ። ምክንያቱም ሞቋት በጣም አስጨናቂ የሆነ ነገር ነው። ቀዝቃዛ ግን ከመቀዝቀዙ በዘለለ ብዙም አያስጨንቅም ማለት ነው

በስራ ምኞቴ እኔ የስራ ምኞቴ የተሻለ ስራ መስራት ነው የተሻለ ስራ ወደተሻለ ደረጃ ማደግ እመኛለሁ። ምክንያቱም እኔ ባለሁበት ስራ የሚቀጥሉ አመታትን እዛ መቆየት አልፈልግም። ወደተሻለ ቦታ መቀየር እፈልጋለሁ የተሻለ ገቢ እንዲኖረኝ እፈልጋለሁ የተሻለ ክፍያ እንዲኖረኝ። እመኛለሁኝ ማለት ነው። ስለዚህ የስራ ምኞቶቼ ብዙ ናቸው እድገት እመኛለሁ። እንዲሁም በሙያዬ ማሻሻል እመኛለሁ የተሻለ ገቢም እንዲኖረኝ እመኛለሁ። እነዚህ ሁሉ መዘጋጀት ይኖርብኛል ብዬም አስባለሁኝ። ራሴ ለሚቀጥለው ሀላፊነት ለሚቀጥለው የተሻለ ስራ። ራሴ መዘጋጀት አለብኝም ብዬ አስባለሁኝ ማለት ነው